ማታ ምን አይነት ድምጽ ትሰማለህ እንግዲህ ማታ ምን አይነት ድምጽ ትሰማለሽ ካላችሁኝ? ብዙ አይነት ድምፆችን እሰማለሁ። የመጀመሪያው የቤተክርስቲያን ድምጽ እሰማለሁኝ። ከዛ በተጨማሪ የመኪና ድምጾች አሉ። ከዛ ቤ እንትን መስራችን በሆ ስር ስፖርት ቤት ስላለ የስፖርት ቤት ሙዚቃዎች እሰማለሁኝ። የተለያዪ የሰዎች አጫጫታ እሰማለሁኝ። እነዚህን ድምጾች እሰማለሁ።